እሺ አስተያየት መቀበል ትወዳለህ ወይ ይላል? አዎ እወዳለሁኝ አስተያየት መቀበል እንግዲህ በተለያየ መልኩ የተለየ አስተያየቶች ሊሰጠን ይችላል። እነዚህን አስተያየቶች እንግዲህ እንደ አስተያየትነታቸው መቀበል አለብን ብዬ እመክራለሁኝ። ምክንያቱም አስተያየት አንዳንድ ጊዜ ገንቢ ነው። ጥሩ የሆነ አስተያየት ወይንም ደግሞ ትክክለኛ አስተያየት ለእኛ ግንባታ ነው እንደማለት ነው። ወይንም ደግሞ እንደ ማስተካከያ ስራችንን እንደ ማስተካከያ ወይንም። የራሳችንን አቅም እንደመገንቢያ ማሻሻያ የምናደርግበትን ነገር ለማሻሻል ወይንም ደግሞ ማስተካከል ያለብንን ነገር ለማስተካከል። ጥሩ እየሰራን ያለንበትን ነገር ደግሞ ጥሩ እየሰራን እንደሆነ እንረዳለን ወይም ደግሞ እናውቃለን ማለት ነው። ስለዚህ ያው አስተያየትን ሌሎች ሰዎችንም መቀበል ቢችሉ አሪፍ ነው ብዬ አምናለሁ። ምክንያቱም የተለያዩ አስተያየቶች ወይንም ደግሞ በተለያየ ጊዜ አስተያየቶች ይሰጣሉ እና እነዚህ አስተያየቶች እንግዲህ በተለያየ ሁኔታ ውስጥ ነው። የሚሰጡት ስለዚህ እነዛን አስተያየቶች ተቀብሎ እንደየሁኔታው መገምገምና ማጣራት ከዛ በኋላ በዛ አስተያየት መሰረት ደግሞ ማድረግ ያለብንን ማድረግ ተገቢ ነው ብዬ ስለማምን ነው። ስለዚህ ያው ትክክለኛ የሆነ አስተያየት ከሆነ እቀበላለሁኝ ተግባራዊም አደርጋለሁኝ። ግን ምንድነው? አስተያየትን ስቀበል መጀመሪያ እገመግማለሁ ከገመገምኩ በኋላ ነው ወደ ስራ ወይንም ደግሞ ወደ ቀጣይ ሂደት የሚሄደው ማለት ነው። እና እቀበላለሁኝ አዎ እወዳለሁ መቀበልም

እሺ ቀጣዩ ጥያቄ ምን ይላል በእጅ መጽሐፍ ትወዳለሁ ወይ ይላል? አዎ በእጄ መጽሐፍ እንግዲህ እወዳለሁ። የተለያዩ ነገሮችንም በእጄ እጽፋለሁኝ ለምሳሌ እንደ ማስታወሻ ያሉ ነገሮችን ወይንም ደግሞ ማስታወሻ በጄ እጽፋለሁ ማለት ነው። ወረቀት ተጠቅሜ ብዙ ጊዜ ማስታወሻ ከሆነ እንግዲህ የምጽፈው በስክርቢቶ ነው። ስለዚህ ስክሪቢቶና ወረቀትን በመጠቀም የተለያዩ ማስታወሻዎችን እይዛለሁ። ያ የማስታወሻ ደፍተር እንግዲህ የደፍ ቦርሳዬ ውስጥ ነው የምከተው። ምክንያቱም ያው የምፈልገውን ነገር ወይንም ደግሞ የተለያዩ መረጃዎችን ለማየት የተለያዩ መስታወሻዎችን ለማየት እንዲጠቅመኝ እንደዛ አደርጋለሁ ማለት ነው። ከዛ በተጨማሪ ያው ይሄ ከማስታወሻ በተጨማሪ እንግዲህ የተለያዩ ጽሁፎችን እጽፋለሁ በእጄ። እነዛ ጽሁፎች የስራ ጉዳይ ሊሆኑ ይችላሉ። እነዛን የስራ ሂደቶችም ሊሆኑ ይችላሉ መጀመሪያ በእጄ እጽፋለሁ። ሌላው ነገር ያው ለምሳሌ ወደ ኮምፒውተር ለመገልበጥ ሳስብ መጀመሪያ በእጅ ፎርም ተሞልቶ ነው ወይንም ደግሞ ቅጽ ተሞልቶ ነው። ያ ቅጽ ተሞልቶ ከተዘጋጀ በኋላ እነዛን እንግዲህ የተዘጋጁትን ብዙ አይነት ወረቀቶች በእጅ የተጻፉ ጽሁፎች ያለባቸው ወረቀቶች ይሆናሉ። እነሱ ወረቀቶች እንግዲህ በመሰብሰብና በማደራጀት መጨረሻ ላይ ወደ ኮምፒውተር እገለብጣለሁ ማለት ነው። ስለዚህ ወደ ራሱ መረብ አስገባለሁ ማለት ነው። ይህ የሚሆነው ግን መጀመሪያ ላይ በመጽሐፍ ወይንም ደግሞ በስክርቢቶ ተጥቅሜ በመጽሐፍ ነው። ከሌላው ከዛ ባለፈ እንግዲህ አንዳንድ ጊዜ ሲደብረኝም ያው የመጽሐፍ ልምድ አለኝ። ማለት ወረቀትና አስክርቢቶ ይዤ ዝም ብዬ የመጣልኝን ነገር እጽፋለሁ ማለት ነው። ያ ነገር የምጽፈው ነገር አስቤበት አይደለም እና ያው በዚህ ሰዓት ላይ ብዙ ጊዜ መጽሐፍ የለመድኳቸው ነገሮች አሉ። እነዚህም አንደኛ ሰንጠረዥ መስራት ደፍተር ላይ የተለያዩ ሰንጠረዦችን እሰራለሁ ሌላው ደግሞ ቁጥሮችን በቅደም ተከተል መጻፍ እነዚህ ነገሮች በጣም አዝወትራለሁ ማለት ነው። እንግዲህ ይሄ ነገር ከምን የመጣ እንደሆነ አላውቅም ብቻ ግን መጽሐፍ ያስደስተኛል። ከደበረኝም እንደዚህ ቁጭ ካልኩ ምናምን ምንም ስራ ካልያዝኩኝ እስክርቢቶ መያዝ እወዳለሁኝ እስክርቢቶና ወረቀት ፊት ለፊቴ ቢኖር በጣም ደስ ይለኛል አንዳንድ ጊዜ ቀለል ያሉ ስዕሎችንም ልስል እችላለሁኝ። ያው እነዚህ ስዕሎች እንግዲህ በጣም ከባድ ነው ውስብስብ የሆኑ ስዕሎችን ሳይሆን ዝም ብሎ ቀለል ያለ እንደ አራት መአዘን ምናምን ቦክስ ምናምን እንደዚህ እንደ ሳጥን ምናምን እያደረኩት እነዛን ነገሮች እስላለሁኝ ወይ ማለት ነው። ከዛ ባለፈ እንግዲህ ያው ጽሁፍን ወይንም ደግሞ መጽሐፍ ስናነሳ ያው ትምህርት ቤት ነው በደንብ የምንጽፈው ማለት ነው። ስለዚህ ትምህርት ቤት ላይ ያው በእያንዳንዱ ክፍለ ጊዜ ውስጥ የየራሱ የሆነ መምህር እና የየራሱ የትምህርት አይነት አለ። በዛ እንግዲህ የምንይዛቸው የተለያዩ ትምህርት ነክ ማስታወሻዎች አሉ እነዛን ነገሮችን እንይዛለን። አንዳንድ ጊዜ ደግሞ ይሄ ትምህርታዊ ትንተናን በጽሁፍ መልኩ እናስቀምጣለን ማለት ነው። ከዚህ ከጽሁፍ ጋር ተያይዞ ምንድነው የሚነሳው ነገር ብለን ስናይ? ለምሳሌ ብዙ ጊዜ እጃችን የጻፈውን ነገር አይረሳም ይባላል ያ የሆነበት ምክንያት ምንድነው አይምሮአችንና እጃችን ጥብቅ የሆነ ቁርኝታ አላቸው። ስለዚህ ያው እጃችን ሲጽፍ አይምሮ ትእዛዝ ሰጥቶት ስለሆነ እጃችን ሲጽፍ አይምሮአችን በተለየ መንገድ ያንን ነገር ያስታውሰዋል ማለት ነው። በሌላ ጊዜ እና ያው አንዳንዴ የትምህርት ራሱ ስናጠና አልገባ ካለን ምለ ምለ አልገባ ካለንኝ መላልሼ ወረቀት ላይ እጽፈዋለሁ ያልገባ ያለኝን ነገር እንግዲህ ያንን ነገር እንዳረሰው ይረዳኛል ማለት ነው። ያው በብዙ አይነት ነገሮች ማየት እንችላለን ይሄ መጽሐፍን ያው እኔ በደንብ ደስ የሚለኝ ነገር ነው። በእጄ መጽሐፍ